የምመኘው ስራ የራሴ የግል ቢዝነስ እንዲኖረኝና በዛ ቢዝነስ እንድሰራ ነው።

እኔ በልጅነቴ የመኖሪያ ቤቴ ከቤተሰብ ጋር ነበረ። አንድ ላይ ሁለት ክፍል ቤት- ከነሙሉ እቃው እኖር ነበር።